አዎ የአመራር ሚና አለኝ የሰራሁባቸው ከዚህ በፊት የነበሩ ስራዎች ላይ ጥሩ ብቃት ስለነበረኝ አመራር። ስልጣኑም ሂደቱም ወይም ሚናውን ሰጥተውኝ ነበረ። እና በዛ ላይም ደግሞ ጥሩ ልምድ ነበረኝ እና ስለዚህ በጣም ያመራል የሚለው። ያንህል ልምዱ በደንብ ነበረኝ

አዎ በሰአቱ አደርሳልሁ አልፎ አልፎ ግን ያው የትራንስፖርት መጓጓዣ እጥረቶች አሉ። አንዳንድ ሰፈሮች እና ያያ ከሰውም መብዛት አንፃር ከተማ ለሰው ስለተሰበሰበ ያ የተወሰነ ጊዜ ሊወስድ ይችላል። ግን ያው ቀድሜ በመነሳት በሰአቱ እደርሳለሁ። ስለዚህ ያን ያህል ችግር አይለብኝም

በመንገድ ላይ አልፎ አልፎ እገዛለሁ ብዙም አይደለም በፊት እገዛ ነበረ። አሁን ላይ ግን ያው ጤና እዛ ጥሩ አይደለም እንደዚህ መንገድ ለሚሸጡ ምግቦች ጥራታቸው ጥሩ ላይሆን ይችላል። ያው መንገድ ላይ ስለሚሸጡ ብዙ አባራዎችም ቆሻሻዎችም ሊኖሩ ስለሚችሉ። እንደዚህ አብዛኛው ጊዜ ደግሞ የሚጠባበሱ ምግቦች ናቸው ስለዚህ በፊት ነበር አሁን ብዙም አልገዛም

ኦኬ ምን ያህል ጊዜ ለሚለው ምናልባት በሳምንት ሁለቴ ቅዳሜ እና እሁድ ሊሄድ እችላለው። ገበያ የተለያዩ እቃዎችን ለመግዛት ሊሆን ይችላል። ወይም ለመሸጥ ሊሆን ይችላል። ገበያ ለወጥ አትችልም አስፈላጊ ነገሮች በቤቱ የሚሟሉ ነገሮች። ለራሴ የማያስፈልጉኝ ነገሮች ለመግዛት ወደ ገበያ እወጣለው ይሄዳሉ

ታሪኮችን መንገር እወዳለሁ ሀገራችን የተለያዩ ታሪኮች ባለቤት ናት በዛም የተነሳ የተለያዩ ታሪኮችን አውቃለሁኝ እና ለሰዎች ታሪኮችን መናገር ማጋራት እወዳለሁ። ከተለያዩ ሰዎች ከዚህ በፊት ያጋራኋቸው ታሪኮች አሉ አባቶቻችን የሰሯቸው ትላልቅ ታሪኮች። እነሱን መናገር እወዳለሁ

ማታ ላይ ኮከቦችን መመልከት እወዳለሁ። ኮከቦች ደስ የሚሉ ማታ ላይ የሰውን የተጨነቀ አእምሮውን ሰውነት ሊያረጋጉ የሚችሉ ናቸው። በማታ ላይ ስናያቸው በጣም የሚያምሩና ማታን ደግሞ ለሰማራችሁ ማታችንን ሊያሳምሩ የሚችሉ ተፈጥሮዎች ናቸው። ስለዚህ ኮከቦችን መመልከት በጣም እወዳለሁ

በእኛ አካባቢ አሁን ባለሁበት ቀርክሃ አያድግም። ወደ ገጠር ክፍለ ሀገራት ሀገራችን ሊያድግ ይችላል። ሰው ቤት ቤት ብዙም በማይሰራበት አካባቢ እዛ ያድጋሉ። አሁን እኔ ያለሁት ከተማ አካባቢ ስለሆነ እነሱ የሚያድጉበት እድል አይኖራቸውም። ሁሉም በቤት የተሞላና በአስፋልት የተሞላ አካባቢ ነው የሚኖረው

የቀን መቁጠሪያዎችን አልፎ አልፎ እጠቀማለሁ። የሚያስፈልጉኝ በዛ ሳል ላከብራቸው ለምሳሌ የልጅ አስቀል ሊሆን ይችላል በዓላቶች ሊሆኑ ይችላሉ ያን ያለ ማወቅ የቀን መቁጠሪያዎችን እጠቀማለሁ። የተለያዩ ፕሮግራሞች ካሉ ያን እንዲያስታውሰኝ የቀን መቁጠሪያ ላይ ያው ምልክት በማድረግ እጠቀማለሁ

አዎ ሳንቲሞችን እቆጥባለሁ። ኧ ያው በእኛ ሀገር የተለያዩ ሳንቲሞች አሉ ከአምስት ሳንቲም ጀምሮ አስር ሃያ አምስት ሃምሳ ብሎ አንድ ብር ይሆናል ወደ ብር እሚቀየረው ከሳንቲም ጀምሮ ነው። ስለዚህ ኧ ከሳንቲም ጀምሮ ካልተቆጠበ ብር ላይ አይደረስም ስለዚህ ከሳንቲም ጀምሮ እቆጥባለሁ። ጥሩ የሳንቲም አቆጣጠብ ባህል አለኝ